ወር የምንለው የጊዜ አቆጣጠር ሲሆን። በወር ውስጥ ያው ወር አንድ አቆጣጠር አለ። በአመት ውስጥ አንድ ክፍል ነው ወር የምንለው አንድ ክፍሉ የአመታት የአስራ ሁለት ወር አንዱ ክፍል ምን ይባላል? ወር ይባላል።

ባቡር ማለት በ በተያዙ ተሳቢ ፍርጎዎች ያሉትና በተወሰነ በብረት በተሰራ መንሸራተቻ ላይም ምሄድ እና የሰው እና የእቃ ማመለሻ ነው። የመጃዋድድ በብዛት ሁለት ብረቶች አሉት። ሲሆን አልፎ አልፎ ደግሞ ባለ አንድ ብረት ሀዲዶች ያሉት። ስለዚህ ለትራስፖርት ለሰውም ለንብረትም ትራንስፖርት የምንጠቀምበት ማለት ነው።

የመጨረሻው ቀን ማለት የመጨረሻው ሰዓት የመጨረሻው ዘመን የመጨረሻውስ ወቅት? ማለት ነው።

ማርች በምንለው በ እንግሊዝኛ ቆንቆ ሲሆን የወር ስም ነው። በ ግሪጎሪያን ካላንደር ውስጥ ሶስተኛው ወር ነው በእትዬጵያ ዘመን አቆጣጠር ይህ ደግሞ ወር የካቲት መጨረሻ እና የመጋቢት መጀመርያ ላይ ነው። ማርች ወር ነው ማለት ነው።

ቀይ ማለት የቀለም አይነት ሲሆን በብርሀን ውስጥ ከአማድ ወይም ብርሃንን ከሚመሰርቱት ወይም የመሰረት ቀለም አንዱ ነው እንዲሁም በፒግመንት ቀለም ውስጥ አእማድ ቀለም ነው። አእማድ ማለት ደግሞ መሰረት ማለት ነው። ስለዚህ ያው በአማረኛ ይህንን አይነት ትርጉም ይሰጣል። በአጠቃላይ ቀይ የምንለው ያው ከቀለማት ማዕከል ከዋና ዋና ሰባት ቀለማት ማዕከል አንደኛው ማለት ነው።

አመሰግናለሁ ማለት ያው ቴንኪው ማለት ነው። እጅግ በጣም ስለተደረገልኝ በጣም አመሰግናለሁ። በተለያዩ ሰዎች ስጦታ አንድ ሰው ለአንድ ሰው ስጦታ በሚሰጥበት ሰዓት ያ ተቀባዩ አመሰግናለሁ ይላል። እቃም ሲለዋወጡ አንዱ ከአንዱ ሲለዋወጥ አንደኛው አመሰግናለሁ ሊል ይችላል። ሁለቱም ያስኬዳል አመሰግናለሁ ሁለቱም ሊባባሉ ይችላሉ።

ቆጮ የምንለው የእንሰት ዘር ነው። ከእንሰት የሚዘጋጅ እንደ ዳቦ ያለ ምግብ ነው። የእንሰት ተክል ግንድ መሳይ ተክል ሲሆን። ቆጮ ለማዘጋጀት ይህ ግንድ ተቆርጦ ይፈጫል። እና ከእርሾ ጋር ተደባልቆ ከሶስት ወር እስከ ሁለት አመት ድረስ እንዲፈላ ይደረጋል። ከዛ በኋላ ያ ይጣራና ከሌላ ዱቄት ጋርም ሊቀላቀል ይችላል ባዶውን ሊቀላቀል ይችላል። ከዛ በኋላ በዳቦ መልክ ወይም በቂጣ መልክ ተዘጋጅቶ ለምግብነት የሚውል ማለት ነው።

ግዢ ማለት እቃዋችን የምክር አገልግሎቶችን የግንባታ ዘርፎችን በክራይ ወይም በማንኛውም ሌላ ተመሳሳይ ሁሉ ማግኘት ነው። የመንግስት ግዢ ሂደት ደግሞ የተለያዩ ንብረቶችን አላቂ እቃዎችን። ቋሚ እቃዋችን ተገዝቶ ለመንግስታዊ አገልግሎት። የሚውለው በ ግዢ በሚለው ቃል ነው ስለዚህ ግዢ በአጭሩ ይሄንን ይመስላል